ውሃ ማምጣት ታውቃለህ ለሚለው ጥያቄ አሪፍ ነው እንግዲህ አብዛኛው ኢትዮጵያዊያን። ገጠር ነው ተወልደን ያደግነው ቤተሰብ ጋር ነው ያደግነው። በቃ አብዛኛው እድሜያችን ቤተሰብ ጋር ስላሳለፍን። ውሃ መቅዳት ውሃ ማምጣት ለኛ አዲሳችን አይደለም። ብዙ ጊዜ አብረን የከረምንበት የስራ ልምዳችን ነው ብለን መውሰድ እንችላለን ማለት ነው። ስለዚህ እንደኔ ውሃ አመጣለሁ። ቤተሰቦቼ ደግሞ ሽማግሌዎች ናቸው የመጨረሻ ልጅ ስለሆንኩ የሚያመጣላቸው የለም። እኔ ነኝ ጄሪካን ይዤ ጠዋት ሄጄ አሰልፌ ቀድቼ። የምመጣው እና ውሃ መቅዳት ለኔ አዲስ ነገር አይደለም ማለት ነው። በቃ የተለመደ ነገር ነው በእኔ በኩል አሁን ብዙም የተለመደ ነው። እንደአንድ ስራ ነው ማየው። እና ይሄ ውሃ መቅዳት ሚባለው ነገር አሪፍ ነው። እንደኔ በደንብ አውቀዋለሁ ቀድቼ ያደኩኝ ገጠር ልጄ ስለሆነ አብዛኛውን ገጠር ጋር ስላደኩኝ አዎ አዲስ አይደለም ስራ ማለት ነው ስለዚህ እችልበታለሁ ማለት ነው።

ከስራ ባልደረቦች ጋር ያለኝ ግንኙነት አሪፍ ነው በሚባል ደረጃ ነው ብዬ ነው ማስበው። እንደኔ ምክንያቱም ግንኙነት ከሌለህ ማንኛውም ነገር ቀጣይነት አይኖረውም። መናበብ ከሌለ አንዱ በአንዱ የሆነ ነገር ከሌለ በቃ መደጋገፍ አይኖርም ብዬ ነው ማስበው። ምክንያቱም ተዋደህ ተፋቅረህ ካልሰራህ በጣም እየተደባበረ ምትሰራው ከሆነ በጣም አሸልችና አድካሚ ነው የሚሆነው። ደስ እያለህ በቅንነት አትሰራም። እና በዚህ ምክንያት ከባልደረቦች ጋር ከስራ ጓደኞች ጋር ጠንካራ ግንኙ በሚኖርበት ጊዜ አንተ እንኳን በምትቀርበት ጊዜ በቃ ያን ያህል ተሸፋፍኖ የመስራት ቻንሱ ከፍተኛ ነው ሚሆነው ብዬ አስባለሁ። ስለዚህ ጓደኛ ጋር ከማንኛውም የስራ ጋር በየትኛውም ቦታ ስትሰራ ግንኙነት ጥሩ ግንኙነት በመኖር በጣም ወሳኝ ነው ለስራው ብዬ ስለማምን። ከጓደኞቼ ከስራ ባለደረቦቼጋ ያለኝ ቁርኝነት ደስ ስለሚል ነው ብዬ ነው ማስበው እንደኔ ማለት ነው የተመሰገነ ይሆን እስካሁን ባለው በቃ አሪፍ ነው። ወደፊት ከዚህ በበለጠ ባባለሁ ብዬ እገምታለሁ። አስባለሁ ከተሳካ እና ባጠቃላይ ከስራ ባልደረቦቼ ጋር ጥሩ ግንኙነት መኖሩ ለስራውም አሪፍ ነው ለኔም በቃ በደስታ እንድሰራ ነገሮችን ያግዘኛል። እና በዚህ በዚህ ምክንያት ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ ብዬ አስባለሁ።

የህዝብ ማመላለሻ ትጠቀማለህ ወይ? የህዝብ ማመላለሻ የህዝብ ማመላለሻ እጠቀማለሁ ምክንያቱም ከአንድ ቦታ ወደሌለኛው ቦታ ለመሄድ ከስራ ቦታ ከቤተሰብ ወደ ሌላ ሀገር ለመሄድ የህዝብ ማመላለሻ እጠቀማለሁ። ሀገር አቋራጭ ባሶች አሉ። እነዛን እጠቀማለሁ። እና ይሄ ነገር ግዴታ እጠቀማለሁ ከአንድ ቦታ ወደ ሌላኘው ቦታ ስትቀሰቀስ ግድ እስከ ሆነ ድረስ። ከአንደኛው አካባቢ ወደ ፈለከው ቦታ ለመሄድ ግዴታ ስለሚያስፈልግህ እጠቀማለሁ። እና በዚህ ምክንያት በጣም ብዙ ነገር ያጋጥመኛል። በየመንገዱን ተሳፍረን በምንሄድበት ጊዜ በአሁኑ ወቅት በጣም አስቸጋሪ ነው። ፍተሻ አለ ዝርፊያ ምናምን አለ መንገድ ላይ እናስቸጋሪ ነው። አብዛኛው ጊዜ እንደዚህ በፕሌን ነው የሚሄደው ሰው። ገንዘብ ያለው በፕሌን ይሄደል ገንዘብ የሌለው እንደ እኛ ያለው ደግሞ እዚህ በምድር በባስ ይሄደል ማለት ነው። እና እጠቀማለሁ ለማለት ነው። ያው በጣም እጠቀማለሁ ከአንዱ ቦታ ወደ ሌላኘው ቦታ ለመሄድ በህዝብ ማመላለሻ ላይ ነው በህዝብ መመላለሻ ነው የምሄደው። ተጠቃሚ ነኝ አንዱ ማለት ነው። እንግዲህ

ምግብ ለሌሎች ማካፈል ትወዳለህ? የ አወ። እንደ ባህላችን እንደ እምነታችን ለባህላችን ለእምነታችን ያለህን ለሌለው አካፍለህ ብላ በቃ ደስ የሚል ነገር። ካለህ ለሌለው መስጠት ደስ ይለናል ለህሊናም ያረካል። ሌላው ተጠምቶ ተርቦ ታርዞ። እኛን ከጥጋብ በላይ መጠቀም በቃ ህሊናም አይፈቅድም የሆነ ነገር ይወቅሳል በራሱ ማለት ነው። ባታከፍ ለራስ በቃ ህሊና ይወቅሳል አያስቀምጥም። እና በሃይማኖት አባትም በሃይማኖታችንም አይፈቅድም። ካለህ ለሌለህ ስጥ ነውና። እና በቃ ደስ ይለኛል ማካፍል ያለኝን ተካፍለን ብበላ ያለኝን ነገር ባካፍል ደስ ይለኛል። የቻሉትን ያህል እሞክራለሁ ማለት ነው እንዴ እኔ ያለኝን አካፍላለሁ። የሆነ ነገር ሲሆን አብረን ተካፍለን ከምግብ ጀምሮ ተካፍለን ነው የምንበላው። እና ደስ ይላል ባህላችንን አንዳንዴ በቃ ያለውን አንድ ሰው ብቻውን አይመግብም። እና ሁሉንም ነገር በጋራ ነው። ደስ ይለናል ሁሉም ነገር በጋራ ሲሆን መተሳሰብ ይኖራል። ግንኙነታችን በጣም እየጨመረ ይሄዳል። በቃ ደስ ነው የሚለው። ከምግብ ማካፈል ለሌሎችም መስጠት ከምግብ ውጪ ያሉት ሌሎችም ሌሎችም ነገሮች በስራም በሀሳብ መረዳዳት። ሀሳብ አንዱን ሀሳብ አንድ ሀሳብ ማጋራት። የተለመደን ባህላችን ደስ ይላል በዚህ በዚህ በኩል። የጋራ ነው እንጅ የግል ስም የሚባል ነገር የለም። እና ምግብም ካለ በተለይ የበአል ቀን ትንሽ ልላቸው ለኔ ቢቲዎች ይሰጥ። ወስደን እንሰጣለን። እና እዚህ እዚህ በኩል አሪፍ ነው። ይሰጥሃል ማለት ነው።

እሳት ማንደድ ትችላለህ? አዎ እሳት ማንደድ ቀላል ነው ያን ያህል የሚከበድ ነገር አይደለም። ምክንያቱም ይሄ ውጪዎች እዛኛውም በኤሌክትሪክ ስለሚጠቀሙ። እንዴት እንደሚበስል እንዴት እንደሚነድ ላያውቁት ይቻላል። እንዴት ኢትዮጵያ ባህል በቃ። ቀላል ነገር ነው ማንኛውም ሰው የሚያውቀው። ምክንያቱም የሚጠቀመው ጠዋት ማታ የሚጠቀመው ምግብ ለመብሰል የሚጠቀመው እሳት አንድዶ ነው። ኤሌክትሪክ የለም በየቤቱ። ስለዚህ ግዴታህ እሳት ማንደድ ያን ያህል አዲስ ነገር አይደለም። እንደኛ እሳት ማንደድ። ክብሪት ይገዛል። ደረቅ እንጨት ይሰበሰባል። ከዛ ደረቅ እንጨት ከተሰበሰበ በኋላ በጣም ደቃቆች ለመቀጣጠያ ሳር ምናምን ተብሎ። ታች ይደረጋል በታች በኩል ወይ ወርቀት ላስቲክ ምናምን ካለ በታች ይደረግና ይለኮሳል በክብሪት እንመታዋለን። ላስቲኩን ወይም ትንንሽ እንጨቶችን ለማቀጣጠያ ምንጠቀማቸውን ከዛ ትልልቁ እንጨት በላይ ከሄደ ያንን ታችኛው ሲነድ ላይኛው እቀጣጠርና አብሮ ይነዳል ማለት ነው። በዚህ ጊዜ የሚጣደው ነገር የሚለይ ይጨመራል። ድስት ከሆነ ሌላ ሌላ ትልቅ ነገር ከሆነ እዛ ይጨመራል ማለት ነው

የመንገድ ስምህን ታውቃለህ ወይ? አዎ ሚሄድበትን መነሻዬ መድረሻዬን አውቃለሁ። የት ተሳፍሬ የት እንደምወርደ? አንድ ተሳፋሪ አንድ ተጓዥ የት ነው የሚሄደው ብሎ መጠየቅ አለበት። እንግዲህ መነሻህን መደረሻህን ካላወክ ከባድ ሚሆነው በጉዞ ላይ ማለት ነው። በመንገድህ ላይ ምክንያቱም ሌላ ቦታ ልጥልህ ሰለሚችል ማለት ነው። እና እንደኔ የማምነው እንድ ሰው የት ነው የተሳፈርኩት የት ነው የሚሄደው ብሎ መንገዱን ማረፊያውን ማወቅ አለበት ብዬ ነው የማምነው። ምክንያቱም ይሄንን ካላወቀ ሌላ ቦታ ስለሚወድቅ ማለት ነው። ምክንያቱም በባስ ለምሳሌ በባስ እየሄደ ነው እንበል እና የሆነ ቦታ መውረድ እያለበት ከማያውቀው ቦታ ሊወርድ ይችላል ሳያውቅ። ስለዚህ ያ ሰውዬ ተበላ ማለት ነው። እና በዚ በዚ በዚ ምክንያት ግድ አንድ ሰው የመንገዱን ስም ማወቅ አለበት። ለመውረድም ለመጠየቅም አይደለም።

መንቂያ ሰዓት እጠቀማለሁ። አላርም ቀጥራለው ማለት ነው መንቂያ ሰዓት። አፋጣኝ ስራ የምሄድ ከሆነ አስቸኳይ፣ በቃ አንገብጋቢ ከሆነ ማንቂያ ሰዓት ቀጥራለሁ። ምን ያህል ሰዓት ተኝቼ በምን ያህል ሰዓት ብነቃ ነው በሚለው፣ የኔ አስራ አንድ ከሆነ አስራ አንድ አስር ሰዓት ከሆነ አስር ሰዓት ቀጥራለሁ። ያቺ ሰዓቷ በምትጮህበት ጊዜ ተነስቼ፣ ምሆነውን ነገር አደርጋለሁ። ጉዞ ላይ ከሆነ ጉዞ እሄዳለሁ። ጥናት ከሆነ ጥናት እሄዳለሁ። ለምሳሌ አሁን አሁን እያደረኩበት ያለው ስራ፣ ስድስት ሰዓት ላይ ቀጥሬ ነው፣ ስድስት ሰዓት እንድነሳ ያደረገኝ ማለት ነው። እና በዚህ በዚህ ምክንያት ማንቂያ አስፈላጊ ነው ለአንድ ሰው። ለማድረግ የሆነ ነገር ለማድረግ፣ ግዴታ እስከሆነ ድረስ ማለት ነው። ለመንቀሳቀስም ሆነ አንዳንድ ነገሮችን ለማስፈፀም ግዴታ አስፈላጊ ነው ብዬ አስባለሁ ማለት ነው። እና እኔም እጠቀማለሁ አንዱን ተጠቃሚ እንደመሆኔ አንፃር።

ያው እንግዲህ እንደ ሴቶች ባይሆንም ያን ያህል የተጋነነ ባይሆንም የተወሰነ ነገር እጠቀማለሁ እንደኔ ለምሳሌ ቅባት ሽቶ እና ከዚህ ከዚህ ውጪ ምንም ያን ያህል ተጠቃሚ አይደለሁም እንደኔ ማለት ነው። ወንዶች ኢትዮጵያ በብዛት ባንጠቀም ወንዶች የሆነ ሽቶ አለን ቀባትና ሻምፖም ምናምን ከተጠቀምን። ያን ያህል ብዙም አይደለም። እና በተወሰነ ደረጃ አለ ማለት ፈልጌ ነው። በብዛት የለም በተወሰነ ደረጃ ግን የተወሰነ እንጠቀማለን። እና መዋቢያ እነዚህ እነዚህ ነገሮች እጠቀማለሁ። ከልብስም አንፃርም የበአል ነገሮች እነዚህ አዳዲስ ሚባሉ ለመዋቢያ አሪፍ ናቸው የሚባሉት እንዛ እነዛን እጠቀማለሁ ማለት ነው። አሪፍ ነው እጠቀማለሁ መዋቢያ አንዱ መገለጫ ሰውን ለማማር እስከሆነ ድረስ ማንኛውም ደግሞ ማማር እማይፈልግ የለም። ነገር እናደርጋለን ማለት ነው።

በደግ አድረጎት ተሳትፈ ታውቃለህ ወይ? ለበጎ አድራጎት አዎ ብዙ ነገር እንሰራለን። ለምሳሌ ክርምት ላይ አሁን ባለሁት ስራ ላይ አረጋዊ ምርጫ አንዳንድ ነገር እናሰባስባለን በህብረቱ ሆነን ገንዘብ መዋጮ ካለ እነዚህ በዚህ አይነት ድጋፎች የምንላቸው ገንዘብ ሊሆን ይችላል ልብስም እነዚህ እነዚህን ምንድነው እናሰባስባለን በጋራ ሆነን ምን ምን የሌላቸው መስራት ለምን የማይችሉት ጉልበት ላሌላቸው ለሽማግሌው ለህፃናቶች ብለን ነው እነሱ ለእነሱ ለመስጠት እነዚህ እነዚህን እናሰባስባለን አለን በግሌ የተለያዩ ክረምት ላይ አሁን ለምሳሌ ከሌሎች ተማሪዎችን እናስተምራለን ገበሬ ሄደን ማሳ እናርሳ ማሳቸው ጋር ሄደን አረም ካለ አረም እናርማለን። ዘር ካላ ዘር በመስመር እንሰራለን እና የተለያዩ ስራ መስኮች ላይ እንሳተፋለን ማለት ነው። እና ደስ ብለን በበጎ ፍቃድ የምትሳተፍ ለምንም ገንዘብ ለምንም ለሳይሆን በቃ በንጹህ ህሊና ማገልገል ማለት ነው። ከእነሱ ምንም ሳትጠብቅ አንተን በጉልበትህ በእውቀት በተለያዩ ነገሮች መገዝ በበጎነት ነው በበጎ ማለት ለራሴ ነው ብለህ የምትሰራው ማለት ነው። ያለምንም ትርፍ አገኛለሁ ሳትን ማለት ትርፍ ያው አይነት ለማትረፍ ሳይሆን ለመርዳት ሰዎችን የህሊና ስራ ነው በቃ እንትን አለምንም በጎ አእምሮ በፈቀደው ልክ ማገልገል እስከሆነ ድረስ ከእነሱም ምንም ነገር አትጠብቅም ብፈልግ ሰዓት መገልገል ነው ሁሉ

ቋሚ የምነሳበት ሰዓት ላይኖር ይችላል። እንደ አተኛኜ ነው። ቀድሜ የምተኛ ከሆኔ ያው ቅድሜ ነቃለሁ ማለት ነው። ዘግይቼ የምተኛ ከሆነ ያው እስከ አንድ ሰዓት እስከ አንድ ሰዓት ተኩን ሁለት ሰዓት ልቆይ እችላለሁ። እና ቀድሜ ካልተኛው ብዙም ጊዜ እኔ የለመድኩት እስከ አምስት ሰዓት ምናምን እቆይና አስራ አንድ ሰዓት ላእንነቃለሁ። ይሄ ብዙ ጊዜ የተለመደ ነው። ወይ ደግሞ አምሽቼ እተኛለሁ። የተወሰነ ስድስት ሰዓት ላይ ምናምን ስድስት ሰዓት ለስድስት ሰዓት ከዛ ከተኛው በኋላ እነቃለሁ ማለት ነው። እና ይሄ ነው ቅድሜ ነቃሁ ማለት ቀድመ ከተኛሁ ቀድመ ነቃለሁ። ዘግይቼ እነስአለሁ ማለት ነው እሚወስነው እንግዲህ ስንት ሰዓት ላይ ተኛሁ የሚለው ነው እና በዚህ በዚህ ያው ብዙ ጊዜ አስራ አንድ ሰዓት አካባቢ እነቃለው ማለት ነው።

ኮከቦሽ መመልከት በጣም ደስ ይላል። ይወዳል በተለይ የሆነ ወቅት አለ በጣም በብዛት ችክክ ብለው የሚወጡበት እና ወጥተህ ስታየው ድባቡ ያለው። ይሄ አጥቢያ ኮከብ ምናምን የሚባለው እሱ ሲንጸባረቅ ሺህ ሻላት ዘዋንዶ ወደ አንዱ ሲል ሲያንፃርቅ። አጥቢት እና እነዚህ እነዚህ በጣም አሉ ደስ የሚሉ እና በቃ አንደኛ ተፈጥሮን ታደንቃለህ እግዚአብሔርን ፍጥረት። ወጣ ብለህ ስትሄድ ብዙ ብዙ ነገር ታደንቃለህ። እና ደስ ይላል መመልከት እንዴ እኔ በጣም ነው ደስ የሚለኝ። ላይ ብዬ አስባለሁ ምንም ምንም እንደምን ነው እንደኔ ጭቆሮ በላይ ታደርገው ስለምታውቁ የሆነ ድባብ ይፈጥርብሃል። ይላል ምኑ ፍጥረቱን ስታየው የሆነ ነገር ትገረማለህ። እና ደስ የሚል ስሜት አለው ይመቸኛል ይመቸኛል ወደ እኔ ማለት ነው። ባጭሩ

አዲስ ነገር መማር ነው የምፈልገው ከዚህ በፊት ያላየሁትን ያላወቁትን እንዳውቅ ነው የምፈልገው። ምሳሌ የምፈልገው ነገር። አዲስ ነገር መማር። አዲስ ነገር መማር ነው። በቃ እፈልጋለሁ የሆነ ነገር መማር እኔ ሊለውጠኝ የሚችል ከዘመናዊ ከቴክኖሎጂ ጋር ልሄድ የሚችል ነገር መስራት ደስ ይለኛል። ለምሳሌ ዩቲዩበር ሆነን በቲክቶክ በምን ነገሮችን ኦንላይን ስራዎችን መስራት። አዳዲስ ነገሮች በመኖር ማለት ነው። ከነዚህ ከነዚህ መማር እፈልጋለሁ። መስራትም እፈልጋለሁ። እነዚህ እነዚህ ነገር ምክንያቱም ብዙ ነገር አሁን በአሁኑ ጊዜ በጣም ክፍያ የለም ስለሆነ። ራስን ለመለወጥ ስትል የግድ ትሰራለህ የለም እዚህ አዋጭነት ካለም ትቀጥላለህ ማለት ነው። እና መስራት የለውም የኦንላይን ስራው በተለይ ደስ ይለኛል ሌላ ወደፊት መስራት የምፈልገው እንደዛ ነው።

ማታ ላይ እንግዲህ እንደኛ ስራ ሁኔታ እንደ መንግስት ነው የሚቀልበን ብያለሁ። ማታ ላይ እንግዲህ ከአስር ጀምሮ ከአስር አስር ከሩብ ጀምሮ እስከ አስራ ሁለት ሰዓት ላይ ነው። ምገባ ያለው በዚህ ሰዓታት ውስጥ ነው መመገብ ምንችለው። ከዛ ውጪ እኔ ላይ የለም። እሷን በልተን ነው የምንተኛው። አጥጋቢ ላይሆን ይችላል ጭማሪ ካለ ጭማሪ ጨምረን እንሄዳለን። ግዴታ ያኔ ያህላል። እንትን የለውም የምሽት ብዙም ሚመገብ የለም። እንደዛ ያለን ገቢ መጠን ያን ያህል አይደለም። እና በጣም እስከ ሁለት ሰዓት ባለው እመገባለው። ማለት በግል ምናምን እንጂ ትክክለኛ ከአስር ከሩም ከአስራ አንድ ከአስራ ሁለት ሰዓት ምግብ የመንግስት ምግብ የሚዘጋው የሚያስተናገድ ከዚያ ውጪ ይዘጋል ማለት ነው።

በእጅ ማጠብ እንግድህ እንደ ኢትዮጵያዊ በተለይ ብሎም እንደ ገጠር ማህበረሰብ አዲስ አይደለም። እስካሁንም እያደረጉ ስለሆነ ማለት ነው እኔም ጭምር አሁንም ልብስ ማጥቦ በእጄ ነው ማሽን የለም አቅርቦቱ አንዳንድ ነገር የማደርገው ራሴ ስለሆንኩኝ በእጄ ራሴን አጥቤ ነው የምለብሰው። ከቤተሰብ ለራሱ ብዙ ለራሱ ብዙም አያጥብሉኝም ራሴ ውሃ አምጥቼ ራሴን ራሴ አጥቤ ነው ምንድነው እና ልብስ በእጄ ነው የመጥበው ከዛ ውጭ ሌላ አመራጭ እስከለለኝ የራሳችን ልብሰችንን በእጃችን አጥበን ነው የምንውለው። አብዛኛውን እንደ ኢትዮጵያ ልብስ የምያጥበው በእጁ ነው።

ስልጠና ትወስዳለህ ለሚለው አዎ እወስዳለሁ። ለምሳሌ የሆነ ነገር ለመስራት ስልጠና ይሰጠናል እንደኛ ስራ የሆነ ነገር ለማከናወን ወደ ውጭ አሁን ወጥተን የሆነ ሰርተን ሪፖርት ለማቅረብ። እንዴት መስራት እንዳለብን በምን አይነት መንገድ መመዝገብ እንዳለብን ቅድመ ጥንቃቄ ቅድመ ስልጠና ይሰጠናል። እና ስልጠና አወዳለሁ። ምክንያቱም የሆነ ነገር ለመስራት ቅድመ መመሪያ ማለት ነው። እንዴት መስራት እንዳለብህ እንደ መመሪያ ስለሚያገለግል ግዴታ ስልጠና ይሰጣል ስለዛ ነገር። ምክንያቱም ስልጠና ካልተሰጠ ስለዛ ምን እውቅና አይኖርህም የሆነ ነገር ልሰራም አትችልም ማለት ነው። ስለዚህ እንደኔ እወዳለሁ። ስራዬን ለመስራት ግዴታ የሆነ ነገር የሚያውቅ ሰው ስለዛ ነገር መናገር አለበት። በዚህ በዚህ ምክንያት ስልጠና አሪፍ ነው ብዬ ነው የምወስደው። ስራ ለመስራት የግድ ለዛ ላንተ አዲስ የሚሆንን ነገር ለመስራት የሚያውቅ ሰው የሆነ ስልጣን ላይ የሆነ ትምህርት መስጠት አለበት። ከዛ በሁዋላ ስራህን በተገቢው ሁኔታ ታከናውናለክ ማለት ነው።

የምትወደው ከተማ የት ነው? የት ነው? የሚገኘው እንግዲህ እኔ የምወዳታ ባህርዳር ባህርዳር ነው ያለሁት ባህርዳር በጣም ከምወዳት ከተሞች አንዷ ናት። በቃ እንግዲህ ከነ ስሟ ባህር ባህር ባህር ዳርቻ ላይ የምትገኝ። በተለያዩ ከተማዎች በጣና ላይ ተከባ የምትገኝ ትልቅ የቱሪስት መዳረሻ ከተማ ናት። ደስ ትላለች። የተለያዩ ገዳማትን በውስጡ የያዘች እና በቃ ደስ የሚል ነው። ባህርዳር ነው ኢትዮጵያ ከተሞች በቃ በጣም ተወዳጇና ታላቋ እንቁዋ እየተባለች የምትጠራው ውባዋ ባህርዳር ናትና። የምወደው ከተማ ባህርዳር። የተለያየ የቱርስት መዳረሻ ያላት ጣናን አዝላ የያዘች ጣና ዳር የምትገኝ። እኔ ያለሁት መገኘት እዛ ነው። የምትወደው ከተማዋ እዛው ነው ያለሁት ዝም ትወደው የምወደውም እሱን ነው። እና በውስጡ ብዙ ተፈጥሮአዊ ውበቶች የተላበሰች ስለሆነች ማለት ነው።

ከምንጣፍ ላይ ትቀመጣለህ ለሚለው ገጠር ላይ ያደግነን እና ምንጣፍ ላይ ነው የምንለው ምንተኛው ምንጣፍ ላይ ነው እንግዳ ሲመጣ የምናስቀምጠው ምንጣፍ ላይ ነው። የተለያዩ ነገሮች በቃ ሁሉም ነገር ገጠር ቀመጫውም መኝታው ምንጣፍ ነው እና ምንጣፍ ላይ ነው ተኝተን። በተጨማሪ በተጨማሪ ለራሱ ምን ታዝለህ ማዘያችን ምንጣፍ ነው። ከፍየል ከበግ ቆዳ የተሰራ ሊሆን ይችላል ከከብት እና በዛ በዛ ነው ታዝለን ያደግነው። እና እጠቀማለሁ እስካሁን ነገ እንቀመጣለን እንቀመጫላችን እዛውንም አለ አይደል እንደዛ ነው የበግ አለን። ይሄ የከብት አለህ የፍየል ምናምን እንደውም ባእል ሲሆን እንግዳ በሚመጣበት ጊዜ የበግ ካለ ለእንግዳ ለትልቅ እንግዳ ለምንወደው ለምናከብር ሰው በግ ላይ እንዲቀመጥ ይደረገን ከበግ ምንጣፍ ላይ ማለት ነው። እና በቃ ትልቅ ክብር ያለው አንደኛ ምንጣፍ አለ

ማሰላሰል ታደርጋለህ ለሚለው? አዎ ነገሮችን ከማድረጌ ከመፈጸሜ ከመውሰኔ በፊት አሰላስላለሁ እንጂ ወደፊት የሚያመጣውን ነገር አቅድ ማወቅ አለብኝ የሆነ ነገር ስሰራ በቃ ብዙም ፖዘቲቭ ብቻ ማየት ሳይሆን ኔጌቲቭ ሊያመጣ ኔጌቲቭ የሆነ ተጽዕኖ ሊያመጣ ስለሚችል ወደ ፊት ያለው ነገር ማሰብ ያስፈልጋል። አንዳንድ ነው። ስለዚህ ግዴታ በአንዱ በአንዱ ጎን ብቻ ማሰብ የለብንም። የሆነ ነገር ስናደርግ የሆነ ነገር ማጣታችንን ስለማይቀር። አሰላስላለሁ የሆነ ነገር ከማድረጌ ከመወሰኔ በፊት ይሄኛው በዚህኛው ቢሆንስ ይሄኛው ቀጣይ ምን ላገኝ እችላለሁ? ይሄን ባስቀድመውስ ከዚህኛው በምን የተሻለ ይሆናል? ነገሮች ማሰላሰል በቃ ከመፈጸምህ ከማድረግህ በፊት ጥቅም ጉዳት ምን ላይ ሊሆን ይችላል ብለህ ማመዛዘን ግዴታ ስለሆነ ማሰላሰል ያስፈልጋል። አድርጋለው ማለት ነው እንዴ እኔ

ድርጅት ዝግጅት ታደርጋለህ ለሚለው ማለት የድርጅት ዝግጅቶች ትሳተፋለህ? አዎ በተለያዩ ምክንያቶች እሳተፋለሁ። ዝግጅት በሚደረግበት ምን ምን ነገር ሞሞላት አለባቸው በሚለው ነገር? ጥሪ ይደረግልናል። ተሳታፊ የምንሆንበት አጋጣሚ አለ። አንዳንዴ እና ተሳትፌ አለሁ ሁለት ጊዜ። ለምሳሌ ምንድነው የህፃናት እና አረጋውያን መርጃ ድርጅት ላይ ለበዓላት ላይ በምን አይነት መንገድ? ለነሱ መርዳት አለብን በሚለው ላይ እንግዲህ ተሳትፌ የነበርና በአይነት ድጋፍ መሰጠት ያለበት የተለያየ ነገር ያለን ወረቀት ይዘን እየበተንን ገንዘብ ስናሰባስብ ነበር። ድርጅቶች ዝግጅቶች እንዴት ነው ምናምን በሚለው ትሳተፋለህ? የሚለው አዎ እሳተፋለሁ ማለት ነው።

ስማርት ፎን ትጠቀማለህ ነው የሚለው አዎ ትጠቀምበት ያለው ስማርት ፎን ነው። ምክንያቱም ብዙም ጊዜ እነዛ በተኞች ስልክ ቀርተዋል። አሁን እያንዳንዱ ሰው ይዘው ያለም አየተጠቀምበት ያለው ስማርት ፎን ነው። ይሄ በጣም ብዙ ጠቅሞች አሉ እንደኔ ስራ ላይ በጣም ጠቃሚ ናቸው። ነገርስ በቀላል ነገር ማካሄድ። በቃ ብዙ ነገሮችን መረጃ ለማግኘት ይስማል ፎን በጣም ጠቃሚና ወሳኝ ነው። አንዳንድ ነገር በስልክ ስለሆነ ድረስ የምናገኘው ተጠቃሚ ነኝ ብዬ አስባለሁ። እንደኔ ያው ሁሉም ነገር መጽሐፍ በለው ምን ሆነ ነገር መረጃ ኦላይን ያለ የሚካሄድ ነገር። እዚህ ሀገር ሆኖ ውጭ ያለሁ ማግኘት እንችላለን። በቪዲዮ በሪከርድ ማውራት እንችላለን። እና ሁሉም ብዙ ነገር ጥቅመጣ ስላለው አዛኛው ሰው ተጠቃሚ የሚሆነው። ስማርት ፎን ላይ ነው። እኔም ተጠቅሜዋለሁ እጠቀማለሁ ማለት ነው።

እንደኛ አካባቢ ያለው ገበያ እሚሆነው ግስብ ብዙ ጊዜ እሁድ ቀን ነው። በሳምንት አንድ ጊዜ ነው ወደ ገበያ እምሄደው ማለት ነው። ያው የትኛው ቀን ነው? ገበያ እምሄደው። አዛኛው ከዚህ በዚህ ጊዜ በዓልም ስለሆነ ምንም ስለማንሰራ። ወደ ገብያ ሄደን አዳዲስ ነገሮችን እሚገዛ እንኳን ባይኖር ዝም ብለን ደረስ ብለን ያለው ሁኔታ ብቻ ጫቃኝተን ልንመጣም እንችላለን። እና እሁድ ቀን እንሄዳለን። እንደኛ እሁድ ነው በሳምንት አንድ ጊዜ ማለት ነው።

ስራ ስራሽ ትከተላለህ ትከተላለህ እንደኔ ለምሳሌ የሆነ ስራ ለመስራት ግዴታ የትኛው መገደም አለበት የሚለውን ቅደም ተከተል ማስቀመጥ አለብኝ እያንዳንዱን ነገር በእቅድ መመራት አለብህ። ማስቀድም ያለብን ነገር ታስቀድማለል ማለት ነው። እና እንደኛ መቅደም ያለበት ስራ አለ እሱን እሱን በቅደም ተከተል በፕሮግራም በእቅድ እሰራለሁ ማለት ነው። እና እያንዳንዳቸው ቅደም ተከተል አላቸው እያሱ

ያው ስለ ቅርብ ጓደኛ ጓደኛህ ንገረኝ የሚለው ጥያቄ። እንግዲህ ጓደኛ ብዙ አይነት ጓደኞች አሉ ቅርብ ጓደኛ የሴት ብዙ የለኝም ወንድ ጓደኛ አለ። እና ስለሱ አካባቢ ከዚህ ሰሜን ጎንደር ልጅ ነው። እና እሱ ፀባየኛ ነው ሰው ጋር ተግባቢ ነው። በቃ ያለውን ነገር ያካፍላል። በምን መንገድ መስራት እንዳለብን እንመካከራለን የሆነ ስራ ቦታ በምንገ ስራ ላይ ማለት ነው። እና እያንዳንዳችን ነገር በውይይት እን እንወያያለን። በዚሁ ነገር ብንሰራውስ ምናምን ብለን እና ስለሱ ቤተሰቦች ምናምንም ገጠር ልጅ ነው። አርሶ አደር ልጅ ነው። ያው ምረጅም አይደለም መካከለኛ ነው። አጠር ያለ ልጅ ነው ጸይም ነው። እና ስለሱ ፀባዩ በቃ ሰው ጋር ተግባቢ የሰውን አካባሪ ቤተክርስቲያን ሰው ነው። እና ጓደኛዬ ብዙ ነገር ነው። የሚቸግረኝ ጊዜ አወያየዋለሁ አወያየኛል። ያለውን ነገር ሀሳብ ያጋራኛል ማለት ነው። እንደዛ ጓደኛዬ ያለው ይሄ ነው። ብዙ በጥቂቱ ማለት ነው።

እንግዲህ ቤቴን በስ ቢያንስ ቢያንስ በሳምንት ሶስት ቀን መጸዳት አለበት። በሳምንቱ ክላስ ሶስት ቀን። ምን ቀን በዛኛው? አዎ ምንጣፍ ስላለው ሴራሚክ ስለሆነ አሁን ቶሎ ላይቆሽሽ ስለሚችል ነው ብዬ እንጂ፣ ገጠር አካባቢ ጠዋትም ማታም የሚጸዳው። እና አሁን እኔ ያለሁት አሁን ቤቴን የማጸዳው በሳምንት ሶስት ጊዜ ነው ማለት ነው። ምክንያቱም ይሄኛው ነገር ካልሆነ ብዙም ነገር ለበሽታ ያጋልጠናል። ይቆሽሻል። ጠረኑ ምናምን መጥፎ ጠረን ሊያመጣ ይችላል። ምቾት አይሰጥህም። የሆነ ሰላም የለውም። እና በዚህ በዚህ ምክንያት ቤት መጸዳት አለበት። አሁን የመንግስት ቤት ስለሆነ ያለነው አሁን። በቃ የራሱ ህግና ደንብ አለው። ቢያንስ በዛን ግዜ ካልተፀዳ የሆነ ቅጣት ይጠብቀናል ማለት ነው። እና ግዴታ በሳምንት ሶስት ጊዜ ያለንበትን ማጽዳት አለብን ብለን ነው ህግ የወጣው። በዛ ነው የምንተዳድረው ማለት ነው።